ያ አትክልት ስራ ታደርጋለህ ለተባለው ጥያቄ የአትክልት ስራ አሁዎ ኩትኳዎችን አደርጋለሁ ቀሮቹን አደርጋለሁ አትክልት ካልተኮተኮተ ውሃ ካላገኘሁ ውሃ ማጠጣት ማለት ነው። ውሃ ካልተጠጣ ስራው በዝነ ስርዓት ካልተሰራ በስነ ስርዓት ካልተንከባከበ ካልተያዘ ይጠወልጋል። የሚፈለገውን ፍሬ አይሰጥም ማለት ነው። የውበተ ፍሬ አበባዎቹ ምናምን ከሆነ ይሰጣሉ። ካልሆነ ደግሞ እነኚህ ፍሬ የማይሰጡ ማለት ነው። ከሲር የሚበላው ፓርቲ አለው በፍሬ በተለያዩ መንገድ የሚሸጡ ላይሰጡ ይችላሉ ማለት ነው

ማታ ምን አይነት ድምጽ ትሰማለህ? ማታ የተለያየ አይነት ድምጽ ይሰማል የእንቁራሪቶች ድምጽ። ለምሳሌ ወንዝ አካባቢ ሲሆን ማለት ነው የእንቁራሪቶች ድምጽ ሊሰሙ ይችላሉ የከዋከብት ድምጽ ይሰማል። አንዳንድ ሲጥር ጥር የምል አይነት ድምጽ አለው እሱም ይሰማል። ዱር አራቢት ድምጽ ሊሰማ ይችላል።

ብዙ ስነዶችን ታዘጋጃለህ የምለው ጥያቄ አዎ። ብዙ ስነዶችን ማዘጋጀት እችላለሁ ግን አዘጋጅቼ ብዙም ነው የኔ ያየኝ። የለኝም ግን ሰው ሲያዘጋጅ አያለሁ። ለምሳሌ ሲብሰባ ሲኖር ካምፕኒ አባላቶች ምናምን ስብሰባ ሲኖራቸው ብዙ ሲያዘጋጁ አውቃለሁ ማለት ነው። ይሄ ለምን ይሄ ይሆናል ማለት ቀድሞ ዝግጅት ማለት ነው። አሁን አባሎቹን ለሲብሰባ ሲጠራ ቀድሞ ለራሱ መዘጋጀት ይላል አለበት ማለት ነው። ለራሱ ካልተዘጋጀ አስቸጋሪ ነው የሚሆነው

ምን አይነት ሳሙና ትጠቀማለህ? ለተባለው ጥያቄ የምጠቀመው ሳሙና አይነት ለምሳሌ የዲቫ የሚባሉት አሉ ፖፑላር የሚባል ሳምና አይነት አለ ቢ ሃያ ዘጠኝ የሚባል ሳሙና አይነት አለ። እነኚህ ሳሙና አያነቶች ናቸው። እኔ በብዛት ሊጠቅም ይምችለው ለገላዬ ደግሞ የሚጠቀመው ሳሙና ላክስ የሚባል ሳሙናዎች አሉ። የገላ ሳሙና ምርጥ ምርጥ ሰሙናዎች ለምሳሌ ምንድነው ላይፍ ቦይ ሳሙና እነኚህ በጣም የምወዳቸው ሳሙናዎች ናቸው

ሲነጥበብ ትወዳለህ ለተባለው ጥያቄ ሲነጥበብ ቦን ኪነጥበብ ተብሎ ይጠራል ማለት ነው። በጣም ነው የምወደው እነኚህ ኪነጥበቦች ምን ምን ይይዛሉ? የኤድ ጥበባት ማለት የኢጅ ጥበባትን እና የጭንቅላት አይምሮ ጥበባትን በማህል በውስጣቸው ይይዛሉ። የኤምሮ ጥበባት ማለት ግጥሞች ዜማዎች። ሙዚቃዎች የተለያዩ ነገሮች በውስጡ ሊይዙ ይችላሉ። ደግሞ የት ጥበባት የሚባሉት ደግሞ የተለያዩ ጥልፋት ጥልፎች ጌጣጌጦች። ያው እንጭይዛለው ሁለቱም ደግሞ የምልህ ነው በጣም ነው የመቹኝ ማለት ነው።

ከቤቴ ስራ ቦታ ወይም ስራ ያለበት ቦታ? ምን ያህል ይርቃል የተባለው ጥያቄ ለመመለስ ያክል። አንድ ሃያ ደቂቃ ወይም ሃያ አምስት ደቂቃ ማለት ነው። ያው ድሮ ድሮ እንደዛ አልነበረም። ግን አሁን እግዚአብሔር ሲረዳኝ ወደ ማሀል ህዝብ ጠጋ ስላልኩት ወደ ስራው ቅርብ እርቀት ላይ እገኛለሁ። ብዙም ጊዜ የሚፈጅብኝ አይደለም ግን የትራንስፖርቴሽን ኮስት አለው ማለት ነው። ይሄ ካልሆነ አስቸጋሪ ነው። እና ብዙ ያን ያሀል መጥፎ አይደለም መጥፎ የሚባል አይደለም። አንዳንዴ ደግሞ ስራዬ ደግሞ ተንቀሳቃሽ ስራ ስለሆነ አንዳንዴ ወደ አቅራቢውም ሊመጣ ይችላል። ትንሽ ራቅ ልልም

ምን አዲስ ነገር መማር ትፈልጋለህ? ለሚለው ጥያቄ እኔ መማር የምፈልገው አዲስ ነገር ምንድነው መኪና መንዳትን መማር እፈልጋለሁ። ያልደረስኩባቸው የመሃንዲስነት ጥበቦችን መማር እፈልጋለሁ ደግሞ ፐርፌክትሊ የእንግሊዘኛ እና የስፓኒሽ የፈረንሳይ ቋንቋዎች፣ የቻይና ቋንቋዎችን ብማር ደስ ይለኛል ማለት ነው። እነኚህና የመሳሰሉትን ለመማር ጥረት አለኝ። እኔም ደግሞ የቤተክርስቲያን ዜማዎችን እውቀቶችን ማዳበር እፈልጋለሁ

ስንት ትራስ ትጠቀማለህ ለተባለው ጥያቄ? እኔ አንድ ትራስ ነው የሚጠቀመው ነገር ግን አንዳንዴ ሁለት ትራስ የሚጠቀምበት አጋጣሚዎች አሉ። እና ያውም አንድ ትራስ ስቅስና የሆነ አንድ አንድ እንዴ ከፍ ብለህ እንድታወራ ምናምን ከሰው ጋር ስትፈልግ ሁለት ትራስ ታደርጋለህ ማለት ነው። ዝም ብሎ ቅደም የተቀመጠ አይነት ጋደም ለማለት ስትፈልግ ሁለት ታደርግበታለህ። ዞሮ ዞሮ ግን ኖርማሊ ለመተኛት ስትል አንድ ትረስ ነው የሚደረገው ማለት ነው። ከዛ በላይ አይደረግም። ከዛ በላይ ሲደረግ ምንድነው? ይሄ ማጅራት አካባቢ ህመም ሊሰማ ይችላል በኋላ ሲነሳ

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? የተባለው ጥያቄ ወደ መናፈሻ እኔ እሱ ቢያንስ በቀን አንዴ ወይም ሁለቴ ሄድ አለው። እሄዳለሁ ያው ማለት ስራ ሰዓት ከጨረስኩ በኋላ በሻይ እረፍት አራት ሰዓት አካባቢ። ይሄ እወጣለሁ ከዛ በኋላ ዘጠኝ ሰዓት አካባቢ ደግሞ ከሰአት በኋላ ብወጣ ነው። ከዛ በላይ ነው ለመናፈሻ ብዙም አልጠቀምም። ቢያንስ ስራዬን በአግባቡ ስለሚሰራና ስራ በጣም ጫና ስላለብኝ ብዙም መናፈሻ የሚጠቀምበት ሳጥን የኔ ያ የሄደ ከመሆኑ የተነሳ ብዙም አልጠቀምም ለማለት ያክል ነው

ጊዜህን በደንብ ታስተዳድራለህ? ለሚለው ጥያቄ አዎ ጊዜየን እኔ በጣም ነው የማስተዳድረው። በስነ ስርዓቱ በአግባቡ ካልተጠቀምን በኋላ የሚቆጨን ነው የሚሆነው። ጊዜ ወርቅ ነው። ጊዜ ዘንብለን እኛ ምንድነው ድሮ ድሮ የለመድነው ምንድነው ጊዜ ለማሳለፍ ጊዜ ለማሳለፍ እያልን ራሳችን የምንሸውደው ነገር አለ ማለት ነው። ጊዜ ለሚሰራ ሰው ወርቅ ነው። ግን ዝም ብሎ ለሚያሳልፈው ሰው ደግሞ በሽታ መሸከም ነው ብዬ በራሴ ነው ማምመነው። ለምን ጊዜ ከተጠቀምክበት ብዙ ታተርፋለህ። ግን ካልተጠቀምክበት አጠቃቀሙን ካላወቅክበት ምን ይሆናል በራሱ በቃ እንደ ምንም ተራ ነገር ይሆናል። እና እንደ ሸክም ይሁንና ቀኑ አላልፍም አለኝ? ጊዜ አልሄድ አለኝ? የሚባሉ ነገሮች

በብር? ወይስ በእርሳስ ትጽፋለህ የተባለው ጥያቄ ነው የምጽፈው በሁለቱም ነው እነኚህ ቴክኒካል ድራዊንግ የሚባሉ ነገሮችን በእርሳስ ሲጠቀማቸው አንዳንድ ጽሁፎችም ደግሞ በኤክስቢሪቶ ወይም በብር እጠቀማለው ማለት ነው። ያ ቀካልሆነ አስቸጋሪ ነው። እና ለምን መሰላችሁ ብእር ማለት ነገሮችን ያደምቃል ግን ልታጠፋው አትችልም። ካልተሰረዙ በስተቀር የተሰረዙበትም ወይ ተጨማልቆ ምንምን ተብሎ ይታያል። ግን በእርሳት ሲሆን አይደምቅም ነገር ግን ልታስተካከለው ትችላለህ ማለት ነው። በእርሳ ሲሆን ማለት ሊታርመው ትችላለህ ለዛ ብዙ ብዙ እሱን ነው እምጠቀመው

ቃልህን ትጠብቃለህ የተባለውን ጥያቄ ከዚህ በፊትም የተጠየቁበት ጥያቄ ነው። ቃል እጠብቃለሁ ነገር ግን አንዳንድ አስቸጋሪ ጉዳዮች ሲገጥሙ ቃልም ልታጥፋው ሳይሆን ልታዘገየው ትችላለህ። ያኔ ባለመረዳት ደግሞ ሰው ሊያኳርፍብህ ይችላል። የተለያዩ ነገር ክስተቶችን ሊከስቱ ይችላሉ በተለያዩ ወሬዎችን ሊያወሩ ይችላሉ። ይሄ በጣም አስቸጋሪ ነው። በቃ ውስጤ ላይም የማንነትን የማይገልጹ ነገሮችን አንተ እንዲህ ነው ብሎ በማይመች አገላለጽ አንተን እሚገልጡ ሌላው ሰው እግሌ እንዴ ነው ብሎ ስምህን ሊያጠላሽው ይችላሉ። ያ ምንድነው? አንዳንዴ ከሁኔታዎቹ አንፃር ቃል ላታውለው ትችላህ። ነገር ግን ሊታውለው እየፈለክ ሊታደርገው እየፈለክ ቃልን ለመጠበቅ እየፈለክ ተገደህ የምታረገውን ነገር ፈጣርም የሚያዉቀው ነገር ስለሆነ እርሱ ራሱ ፈጣሪ ያሰተካክል ከማለት ዉጪ ሌላ ምን ማለት አይቻልም

ከፀሀይ እንዴት ትጠበቃለህ? ለተባለው ጥያቄ ከፀሀይ ነው የምጠበቀው ኮፍያ ወይም ሄልመንት በማድረግ ደግሞ ጥላ በመያዝ ደግሞ እጽዋቶቹ ስር ገብተህ በጥላቻው ላይ በማጣለል እንደዛ በሚመሳስለው ነገሮች ካልሆነ ቤት ውስጥ በመግባት ስራ ቦታ ላይ ሸራዎችን በመወጠር እንደዛ በማድረግ ከፀሀይ መጥለል ይቻላል ካልሆነ ከባድ ነው አንዳንድ ይሄ ረዳሽ ነው የሚባለው የፀሀይ በጣም ጥሩ አይደለም ለፊታችን ለቆዳችን ሊያስቸግር ይችላል መፍትሄ ሊያደርግ ይችላል ሊያጠቁር ይችላል ሽፍታዎቹን ሊያወጣ ይችላል ይሄ ጥሩ ስል አይደለም እንዴት መከላከል እንዳለብን ማወቅ አለብን ለረጅም ጊዜ ፀሀይ ላይ ስንሆን በተለያዩ ለተለያዩ በሽታዎች ልንጋለጥ ለምን ይችል ጥሩ አይመጣም

ልብሶች በስርዓት የተቀመጡ ናቸው ወይ? ለተባለው ጥያቄ አዎ ልብሶቼ በስርዓት የተቀመጡ ናቸው። ተደርድረው ትላልቅ ሳጥን ባይኖር እንኳን ባለኝ ነገር በስነ ስርዓት ትነ እንትን ብሎ ማለት ነው። ተነጥፎ ደግሞ ተተኩሶ ነው የሚቀመጡት። እና ካልሆነ ደግሞ ወስድህ ለመልበስ ደስ አይሉም በዚያን ሰዓት ትቸገራለህ። እዛ በስነ ስርዓት ማስቀመጥ ጥሩ መሆኑን ስለምገነዘብ በስነ ስርዓት ነው ልብ ሶችን ማስቀመጠው ማለት ነው። ከዛ ውጪ አንዳንዴ እየሮጥክ ምን እያልክ ያለውን ብድግ አድርገህ ለብሰህ ልትሄድ ትችላለህ። ይህ ጥሩ አይደለም። እና ጊዜ አንፃር ግን ምን ማድረግ የምችለው ነገር እስካልሆነ ድረስ ታደርገዋለህ ግን ጊዜ ሲኖር ደግሞ ታስተካክላለህ

የምትወደው ሽታ ምንድነው? ለሚለው ጥያቄ እኔ የምወደው ሽታ አለ ያውም አንድ ነው እጅግ በጣም ነው የሚወደው እሱም እረጢን ይባላል። እረጢን ማለት መአዘው ከሚያስደስተው ከሽቶ እጣን የሚወጣ እጣን ማለት ነው ረጢን ይባላል። እሱ በጣም ነው በጣም ጥሩ ሽታ ያውም ማለት ነው። በጣም በዚህ በቡዳተ ማርያም ቅዱስ ኤፍሬም የተናገራቸው ናቸው ማለት ነው። ቀጻስሞት ቀናኒሞስ የተባሉ ሽቶች ቀጋፍ የሚባሉ ሽቶዎች ጋር ትደባልቆ የሚሰራ ሽቶ ነው። ያውም የመዳሀኒያለም መዓዛ ያለበት ሽቶ ነው። በሱ መዓዛ የተመሰሉ ሽቶች ናቸው። ከተለያዩ ከሽታቸው ከሚያስደስታቸው ቅመሞች ህጣኖች ወይም ሽቶዎች የተቀመመ ሽቶ ማለት ነው። ያዉም ኢየሱስ ክርስቶስ ዘላለማዊ ንጉስ

የምትወደው እንስሳ ምንድነው? የተባለው ጥያቄ አኔ የሚወደው እንስሳ ምንድነው ከእንስሳዎች መካከል ላም ነው። ላምን የቤቴ እንስሳ ነች። እና ብዙ ጥቅም ያላት ወተት ትሰጣለች። ሌላ ጥጃ ትሰጣለች። ሲጋዋ ይበላል ብዙ ጥቅም ስላላት ላምን በጣም ነው እምወዳት። ላም ብዙ እናትነት በሀሪ አለባት የምታሳየን እሷ የምጠቅመን የወተት አስተዋጽኦ የሚባሉት ነገሮች። በጣም ለሰዉነታችን የሚያስፈልጉ ከመሆኑ ባሻገር በገንዘብም ብዙ ስለሚጠቅሙ

ሾርባ ትወዳለህ የተባለውን ጥያቄ ሾርባ አዎ እምወዳለው የተለያየ አይነት ሾርባ አለ። ከሾርባዎች መካክል ለምሳሌ የአሳ ሾርባ በጣም በጣም ነው የምወደው የአሳ ሾርባ። ብዙ ጥቅም አለው የሚሰራውም ከአሳ ነው። ያውም ያበደ አሳ ምናምን እንደዚህ በትራንስፖርት ተጭኖ ምናምን የሚመጣ አሳ ሳይሆን ትክክለኛ አሳ በጣም ነው። የሚበላው የሚጠጣውን አሳውን ሾርባ በአምባሻ ስፔሻሊ አዋሳ። ላንጋኖ አካባቢ ያሉ ሀይቆች ላይ በጣም ነው የሚያስደስቱት በጣም ነው ምወደው

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ወይ ለተባለው ጥያቄ? ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁ። አዎ ግን ያው አንዳንዴ ደግሞ አንድ ነገር ወይም ሁለት ነገር ይዘህ ለመምጣት ስትሄድ ዝርዝር ላትፅፍ ትችላለህ። ነገር ግን ትልቅ ነገር ብዙ ነገር እንደምሳሌ እንደ ቢሮ ምናምን የሚያስፈልጉ እቃዎች ለመግዛት ስትፈልግ ሰርሞኒ ሰርግ ድግስ ኖሮህ ስለዛ የሚያስፈልጉ ነገሮችን ለመግዛዛት የተጻፈ ካልሆነ ይረሳል። ጥሩ አይደለም

በስራ ጊዜ እረፍት ታደርጋለህ ወይ? የተባለው ጥያቄ አው በስራ ጊዜ እረፍት አደርጋለሁ። ያው ባለፈው እንደነገርኳችሁ በሻይ እረፍት ጊዜ እረፍት አደርጋለሁ። አሁን ደግሞ ምሳ ሰዓት ላይ እረፍት አደርጋለሁ። ዘጠኝ ሰዓት አካባቢ ደግሞ ሻይ ቡና እረፍት አለ አሁንም ከዛ ደግሞ እንደዛ ያረፍኩ በመሃል በመሃል እረፍት ደግሞ ሲያስፈልግ ታደርጋለህ ከዛ በተረፈው ግን ዝም ብሎ እንትን እረፍት መተኛት ጥሩ አይመጣም

በአካባቢው ደልድይ አለ ወይ? ለተባለው ጥያቄ አዎ በአካባቢያችን ድልድይ አለ። ያውም የተለያየ ለምሳሌ እኔ አሁን የተወለድኩበት አካባቢ በጣም ትልቅ ትልቅ ድልድይ ነው እንደውም ያውም በአዲስ ሰሃል። ድልድይ የሚባል ድልድይ በጣም ታዋቂ ድልድይ ነው ያለው። እና በጣም ታሪካዊ ነው እኔ ደግሞ በጣም የሚያዝናና ነጥብ ድልድይ አለ። ሌላ ደግሞ እዚህ አዲስ አበባ ውስጥም ብዙ የተለያዩ ድልድዮች ሊኖሩ ይችላሉ አሉ።

የስራ ልብስ ትለብሳለህ ወይ? የተባለውን ጥያቄ አዎ የስራ ልብስ እለብሳለሁ ያው የተለያየ ሶስት አይነት የስራ ልብስ አለን ሰኞ እና ማክሰኞ ምንለብሰው አንድ አይነት ዩኒፎርም ሮቡ እና ሀሙስ አንድ አይነት ዩኒፎርም እና አርብ ደሞ ለብቻ ራሱን ችሎ አንድ ዩኒፎርም አለ። ሶስት አይነት ዩኒፎርም አለን ሶስቱን እንለብሳለን ማለት ነው። በየቀናቸው ማለት ነው የሚገርም አጭር ከቀኑ ውጪ ከለበስኩም ጥሩ አይደለም። ከቀኑ አሳልፌ ከለበስክኩም ጥሩ አይደለም። ስለዚህ ዩኒፎርም ሁሉ ጊዜ እንለብሳለን ማለት ነው

ምን ያህል ጊዜ ወደ ገበያ ትሄዳለህ? የሚለውን ጥያቄ እኔ ወደ ገበያ የምሄደው ብዙ ጊዜ ማክሰኞ እሮብና ማክሰኞ እሄዳለሁ ሀሙስ እሄዳለሁ እና ቅዳሜ እሄዳለሁ እነዚህ የገበያ ቀናቶች በመባል በእኛ አካባቢ የሚታወቁ ናቸው። ያ ማለት አንድ አካባቢ የሚታወቁ ሌላ አካባቢ ያው ነው እንደዛው ነው ለማለት ሳይሆን። ባጠቃላይ ይለበሳሉ ለማለት ያክል ነው ማለት ገበያ ቀን እሄዳለሁ ማለት ነው። ገበያ ቀን ስኬድ እንግዲህ ብዙ አላማ ኖሮ ነው የምትሄደው ለመዝናናትም ጭምር ነው ከጓደኞቼ ጋር ለመገናኘቱም ጭምር ነው። ብዙ ጥቅማ ጥቅሞችን ታገኛለህ

ሌሎችን ማስተማር ትችላለህ? ወይ ለተባለው ጥያቄ አዎ በርግጥ እችላለሁ ለማለት ቢከብድም። አንዳንዴ ሌሎችም አላስተምርም ለማለትም ይከብዳ። ለምን? የማያውቀው ነገር አለ ሌላው የማያውቀው እኔ ደግሞ እያወቅክ ሌላ የማያቀው ነገር አለ። እኔ የማውቀውን ደግሞ ሌላው የማያውቀው ነገር አለ ስለዚህ ማስተማር ይቻላል ማለት ነው። አንዴ እናን ኢንዳይሬክትሊም ታስተምራለህ። ቀጥይታም ታስተምራለህ ቀጥይታ ባልሆነ መንገድም ታስተምራለህ ማለት ነው። ስለዚህ ማስተማር ያለህ ነውና

በብዙ ህዝብ መካከል መሆን ተመቻቸ ወይ? ብዙ ህዝብ መሃል መሆን? ይመቻል ወይ ለተባለው ጥያቄ ያው ብዙ ህዝብ መሃል ሲኮን ብዙ ነገር ታገኛለህ ብዙ ህዝብ ብዙ ሀሳብ ብዙ አመለካከት ብዙ አስተሳሰብ ብዙ እውቀት ስላለ ያንን ሁሉ ጋር ስትገናኝ ብዙ ነገር ታገኛለህ ማለት ነው። ራስህን በብዙ ነገር ታጣብራለህ ብዙ ነገርን ትለማመዳለህ ብዙ ነገሮች እንግዳ ላይሆኑ ይችላሉ ማለት ነው። ከብዙ ሰው ጋር ሲመጣ ለምን ከተለያየ በአራቱም አቅጣጫ ከተለያይ ቦታ የሚወጣ ህዝብ እስከሆነ ድረስ። ሁሉ ነገር ባህሉንም ወጉንም ሀይማኖትንም እምነቱንም አመለካከትንም ሁሉም ነገር ስለሚያስረዳ በቃ አዲስ የሆነ ነገር

የዝናብ ውሃ ትሰበስባለህ ወይ ለተባለው ጥያቄ? የዝናብ ውሃ አዎ እሰበስባለሁ። የዝናብ ውሃ እንደ ብዙ ነገር ይጠቅማል ነገር ግን ለመጠጥ ላይሆን ይችላል የዝናብ ውሃ ለመጠጥም ሊሆን ይችላል ነገር ግን አያያዙ ነው የውሃው ማለት ነው። እንዴት ነው ውሃውን የያዝክበት መንገድ ነው? አቧራ የተቀላቀለበት ከሆነ ንጹህ ነገር ላይ ያልተጠራቀመ ከሆነ ለመጠጥ አይሆንም። እና የዝናብ ውሃ ለብዙ ነገር ልትጠቀመው ትችላለህ ይዘህ ማለት ነው።

ሳንቲም ትቆጥባለህ ወይ ለተባለው ጥያቄ አወ መቆጠብ ግዴታ ነው። ሳንታም እንግዲህ አይቀመጥም እንጂ ቤዚክ ወይም በጣም አስፈላጊ ነገሮች ሲኖሩ ገንዘብ ስለሚያስፈልግ ሳንቲም መቆጠብ አለብን ካልተቆጠበም ጥሩ አይመጣም። ለዛ የግድ አንተ መቆጠብ አለበት ለማለት ያክል ነው ይሄ እንግዲህ በትምህርት ራሱ ተቀርጾ የምንማርበት ነገር ስለሆነ ሳንቲም ግዴታ ነው ቢቆጠብ ይመረጣል።

የስራ ቦታ ደህንነት እንዴት ነው? ለተባለው ነገር የስራ ቦታ እንግዲህ ደህንነት በተለያየ ነገር ያስፈልገዋል። እኔ የምሰራው ስራ ከኮንስትራክሽን ጋር የተያያዘ ከመሆኑ አንፃር የስራ ኤለመንት የሚባለውን ኮፊያዎች ያስፈልጋሉ። ትላልቅ ጫማዎች ሚስማር ደግሞ የተለያዩ ስለት ነገር እንዳይወጋ የሚያደርጉ ነገሮች አሉ። አንዳንድ ደግሞ በቆሻሻ በምናምን እንዳይባክ ደብሶቹም አሉኝ። ስለዚህ በጣም ጥሩ ወር አለኝ ማለት ነው

ጥፍርህን ትቆርጣለህ ወይ ለተባለው ጥያቄ አወ ጥፍር እቆርጣለሁ። መንገድ ነው የሚቆጠረው። ለምሳሌ በምላጭ ቀረጣ። እማር አንዳንድ ጥፍርን መቅረጫ የሚባለው አለ ስሙ የሚቆረጠው። ጥርፍን የሚቆረጠው እኔ የራሱ ጥቅም አለ። ቆሻሻን በውስጡ እንዳይዝ እና የእግር ነገር። እንደውም የእግር ነገር ቅሎ ለፊት አያደርግም እና እግር ላይ ፋንጋይ የሚባል ነገር ይፈጠራል። ከዛ ይሄ ጫማ ሸታ የሚባል ነገር ይመጣል ማለት ነው የለውም። የእጅ እና የእጅ ካልተቆረጠ ራሳውን ድጋፍ አጭር ሁላ ይችላል። ደግሞ ቁሻሻዎች እዛ ውስጥ ገብተው በዛ ቁሻሻዎች ከምግብ ጋር ይዋጡና ከዛ እንደ በሽታ ሊዳረጉ ይችላሉ

መስመር ላይ ቪዲዮውን ትመለከታለህ ወይ ለሚባለው ጥያቄ በመስመር ላይ? ቪዲዮ አዎ አያለሁ ቪዲዮዎች ማየት ብዙ ጥቅም አለው። ለምሳሌ ፊልሞች ከሆኑ ብዙ ነገር የሚያስተምሩበት ሁኔታ አለ። የተለያዩ ነገሮችን በነገራችን ላይ በማንበብ ከምታገኘው ይልቅ ቪዲዮን በማየት የምታገኘው ብዙ ጥቅም አለው ማለት ነው። ማለት ምንድነው ከነ ሁኔታው ማለት ነው? ስለሚያያዝ አክሽን ጋር ስለሆነ ይሄ በጣም ጥቅም ያለው ነገር ነውና እና ጥቅም ያለው ብዬ አስባለሁ

ከስራ ሰዓት በኋላ ትሰራለህ ወይ? ለተባለው ጥያቄ ከስራ ሰዓት በኋላ ትርፍ ስራ ከተገኘ እሰራለሁ። ብዙ ጊዜ ግን አይገኝም አሁን እንደዚህ አይነት ላይ ኦንላይን ስራዎች ምናምን ሲመጡ። እንደዚህ አይነት እድል ካላገኘን በስተቀር። ያለንበት ሀገር እንኳን መደበኛ ስራ ለመስራትም ትርፍ ስራ ይቅርና ለመደበኛ ስራውም አመቺ። ካለመሆኑ የተነሳ ስራ እየሰራሁ አይደለሁም

ግጭቶችን ማስተካከል ትችላለህ ወይ? ለተባለው ጥያቄ አዎ ግጭቶችን ማስተካከል ይቻላል ግጭቶችን እንዴት? አድርገን መቆጣጠር እንችላለን ማስተዳደር እንችላለን የምነውን ጥያቄ ራሱን ችሎ እንደ ትምህርት ተርፍ ለመሞላ የተጠናቀቀ ስለው ወይም ማስተካከል እንችላለን ማለት ነው። ይሄንን ስታስተካክል አንዴት ነው ምታስተካክለው? በተለያየ ሙያ ተቆራጭ አሉ ባህሎች አሉ ሃይማኖቶች አሉ ህግ ደንቦች የሀገሪቱ መተዳደሪያ መንግስታዊ በአሁኑ የህግ ወንድማማቾች ወይም ኮንስቲቲዩሽን የሚባሉት አሉ እኛን ተጠቅሜ ነው የምታደርገው

የቤት እቃዎችን ትጠቀማህ? የቤት እቃዎችን እኔ ሲጠቀም የተለያዩ የቤት እቃዎችን እጠቀማለሁ ለምሳሌ ማብሰያዎችን እጠቀማለሁ። ደሞ አንዳነድ ሙቀጫ ማሽኖች። ወንበር ጠርፌዛ አለ። ሶፋ አለ አልጋ አለ። የተለያዩ ነገሮች ስላሉ እያንዳንዱን በዝርዝር ነው የሚጠቀም። ይሄን ያን አስፈላጊ ላይሆን ይችላል እንጂ እኔ እጠቀማለሁ

በመታጠጣቢያ ብት ውስጥ ትዘምራለህ ወይ? የተባለውን ነገር እሱ አዎ በመጣ ጥገብ የጥም ውስጥ ከመዘመር ይልቅ ጸሎት አደርሳለሁ። ብዙም አንተ እዚህ አይነት ነገር በእኛ ሀገር አልተለመደም። ያልተለመዱ ከመሆኑ ነው የተነሳ። ብዙም በመታጠቢያ ቤት ውስጥ እንደዚህ አይነት ድርጊት እናደርግ። ከማህበረሰቡ እይታም ወጣ ያለ ከመሆኑ ባሻገር እንትን ደወደ እዛም ያዛው ሊወስድ ስለሚችል አላደርጉም

ፀጉሩን ስለ ፀጉሩን ተንከባክበ ትወዳለ የሚለውን ጥያቄ ስለ ፀጉር መንከባከብ ግድ ይሆናል ካልሆነ ሆነ ይበላሻል ፀጉር የፀጉር አያያዝን በራሳችን በሚገባ ማወቅ እና መቻል አለብን። እንደዛ ካልሆነ በስነ ስርዓት አይሆንም ስብር ቁጭ ቁጫጭን ይወልዳል ቅማልን ይወልዳል ከዛ በኋላ ወደ አንጸያፊ ድርጊት ውስጦች ለመግባት እንገደዳለን ማለት ነው ወደ አላስ ፈላጊ ነገር ውስጥ ይገባል ማለት ነው ስለዚህ ፀጉር መከባከብ እንችላለን

የገበያ ዋጋ መጠራጠር ትችላለህ ወይ? ለተባለው ጥያቄ የገበያ ዋጋ አንድ ነገር ሴት ስትገዛ አይ ይሄንማ ቀንስልኝ ከዚህማ ውረድ። ምንድነው? ቀንሰህ ተናገር በምለው ተደራደሬ ካልሆነ በስተቀር የተባለውን ሁሉ ሰጥቶ መምጣት አይቻልም ማለት ነው። እና ስለዚህ የገበያውን ዋጋ መደራደር ግዴታ ነው አዎ እችላለሁ። አዎ እችላለሁ። ተደራድሬም አስቀንሼ መግዛት እችላለሁ። መግዣ ዋጋው ስንት ነው ንገር በምለው። በጣም ጥርት ባለ አማርኛ ተናግረን ማሳመን ነው ማለት ነው

"መስኮትህን ክፍ ክፍት ትተዋለህ ወይ?" የተባለው ጥያቄ ያው መስኮት ኪፍት አድርጎ መተው ማለት ያው እስከተወሰነ ጊዜ ኒፋስ በቅን ቤቱ ንፋስ እንዲያገኝ መስኮቱን ትከፍታለህ። ከፍተ ደግሞ ማታ አካባቢ ልተኛ አካባቢ ሊዘጋ ትችላለህ። ይሄ ብዙ ጥቅም አለው ማለት ነው። ይሄንን ባለማድረግ ብዙዎቹ ብዙ ብል ለሳምባ በሽታ ለተለያዩ በሽታዎች የተዳረጉ አሉ ለቲቢም ጭምር የተዳረጉ አሉ፤ ስለዚህ መስኮት ከመክፈት ጥሩ ነው ማለት ነው። መስኮት ይሄ ራሱ ጥያቄ እንዲያስታውስ ስለሚያደርግ በጣም ጥሩ ጥያቄ ብዬ አስቤዋለሁ።

ጫጫታ ታገኝበት ትችላለህ የተባለውን ጥያቄውን ለመመለስ ያክለሰ ጨዋታን አዎ አገኛለሁ ጫጫታን ማለት ነው። ጫጫታ ለማግኘት ብዙ ጊዜ ጫጫታ የሚኖረው ዲኤስቲቪ ላይ ማለት ነው። ዲኤስ ቲቪ እንግዲህ ኳስ ጫወታ ስንመለከት ብዙ ተጫዋቾች ይሰለፋሉ ማለት ብዙ አድማጮች ተመልካቾች ደጋፊዎች ይሰበሰቡና ለሆነ የሚደግፋቸው ቡድን ጎል ሲያስገባ ከባድ ጫጫታ ነው የሚፈጠረው። በጣም በጣም በጣም በጣም ከባድ የሆነ ጫጫታ ነው የሚፈጠረው ያ ጫጫታ ደሞ ውስጥን የሚያነቃቃ አይነት ጫጫታ ስለሆነ። በጣም ደስ ይላል ነው ያከፍቶኝ አያውቅም። ለምን ሰው ሁሉ ደስታውን ሲገልጽ ለስ ሲገልጽ

ቤተሰብ ምን ያህል ጊዜ ይሰበሰባል የምለው ጥያቄ? ቤተሰብ የሚሰበስበት ጊዜ አለ። እሱም በእኛ አካባቢ በአመት አንዴ ነው የሚሰበሰበው ያውም በግፋታ ወይም በመስቀል በዓል ጊዜ ነው። ከተለያየ ቦታ በተለያየ ቦታ በሀገሪቱ ክፍልም ከአገሪቱም ውጪ ያለ ሁሉ ለመስቀል በዓል አንድ ቀን መሰብሰባቸው አይቀርም ማለት ነው። በዚያን ሰዓት ቤተሰብህ አንድ ላይ ይሰበሰባል ማለት ነው። መቼ መቼ ነው? የምሰበሰበው ስንል በተለያዬ ቀጠሮ ሊሰበሰብ ይችላል። ግን በቋምነት የማይቀር ቀጠሮ ቢኖር የመስቀል ባዓል ነው ለማለት ያክል ነው

ስለ ቅርብ ጓደኛ ንገረኝ ለተባለው ጥያቄ ቅርብ ጓደኛዬ አንዴ ነው ያው ዳውድ ኡመድ ነው የሚባለው ይቺን የራሱ ስራ ያገናኘኝም እሱ ነው፣ እና በጣም ነው የምወደው፣ በጣም ነው የማከብረው፣ ልጁ በጣም ጎበዝ ነው ሜካኒክ ነው ከዛ ላይ ደግሞ ስራ ባልደረባዬ ነው እና በጣም ታለንት ያለው ልጄ ነው ልዩ ተስጦ ነው ያለው እና በጣም ነው የሚወደኝ በጣም ነው የሚወደው።

ሹሩባ መስፋት ትችላለህ ወይ? ለተባለው ጥያቄ ያው ሹሩባ መስፋት እችላለሁ ሹሩባ የሚሰፋው የራሱ መስፊያ አለው ያውም ማለት ኪሮሽ የምንለው ማለት ነው በሱ ነው የሚሰፋው። ሙያ ነው እና የእጅ ሙያ ነው የእጅ ጥበብ ነው እድ ጥበብ ከሚባለው አንዱ ነው። ይሄ ሙያ የሚያስከብር ነው አሁን አሁን ድሮ ድሮ ሰው እንደ ቀላል የሚያየው ሙያ ቢሆንም አሁን ግን ከከተማ የወጣና እጅግ የሚያበላ ሙያ ከመሆኑ አንፃር ሙያው በጣም አስፈላጊ ነው። እና መስፋት እችላለሁ አሁን እራሱ ይሄንን ነገር ጊዜ ካገኘው ለማሻሻል እሞክራለሁ

ሌሎችን መርዳት ትወዳለህ ወይ? ለተባለው ጥያቄ አዎ ሌሎችን ሌሎችን መርዳት በጣም ነው የሚያስደስተው እንደ መርዳት የሚያስደስተኝ ነገር የለም። በተቻለን አቅም ሰውን መርዳት ያስደስታል በነገራችን ላይ ሰውን ለመርዳት ሰው መሆን በቂ ነው። ይሄ ቢኖረኝ እረዳዋለሁ ስለሌለኝ አረዳም ማለት ሳይሆን። ሰውን ለመርዳት ሰው መሆን በቂ ነው። ለምን እኔ ራሴ ባልችልም የሚችለው ሰዎች ጋር ማግኘት እችላለሁ የገንዘብ ችግር ቢኖነረኝም የጉልበት ችግር ላይኖረኝ ይችላል። እና በተለያየ መንገድ ሰውን መርዳት ይችላል ሰው ለመርዳት ሰው መሆን በቂ ነው የሚባለው። ለዛ ነው

ሰዎችን ሰዎችን በአይን ይመለከታል ወይ? የምለውን ጥያቄ አዎ ሰዎችን በአይን እመለከታለሁ። ሰው በአይንህ ተመልክተህ የሰውን ሀሳብ የምትረዳበት አጋጣሚዎች አሉ ይህ ሰውዬ ደስተኛ ነው ወይ ደግሞ አትደባብሯል ይህ ሰውዬ እንዴት ነው በልቷል ወይስ አልበላም፣ ይሄ ሰውዬ ሰክሯል ወይስ አልሰከረም፣ ይሄ ሰውዬ ጠግቧል ወይስ አልጠገብም የምለውን የምትረዳው ሰውን በመመልከት ነው ስለዚህ ሰውን በማየት የሰውን ሁኔታ መረዳት እንችላለን። ሰው ይሄ ሰውዬ ተናዷል ወይስ አልተናደደም፣ ይሄ ሰውዬ ጤናማ ነው ወይስ ህመምተኛ ነው የሚለውን ሁሉ ልታረጋግጥ የምትችለው ሰውን በአይን ተመልክተህ ነው እና በአይን ማየት ጥቅሙ እሄን ያህል ነው።

በመስመር ላይ ትማራለህ ወይ? ለምለው ጥያቄ በመስመር ላይ እማራለሁ በመስመር ላይ ስትማር በተለያዩ መንገድ ትማራለህ? በተለያዩ በ የበይነ መረብ በሚባሉት ላይ ትማራለህ። አሁን በብዙ ነገር በትምህርት ቤት ከምታገኘው በላይ በዩቲዩብ በጉጉል በተለያዩ ነገሮች ታገኛለህ ለዛ ታገኛለህ። ምንም ያለምንም ጥያቄ አዎ እማራለሁ በመስመር ላይ በተለያዩ ነገሮች ም መማር የሚያስደስት ነገር ነው። ብዙ እውቀት የሚገኝበት ነው። ግን እውቀቶቹን አጣርቶ የመውሰድን ያን የመውሰድ ጉዳይ የኛ ድርሻ

ዶሮ አለህ ወይ? የሚለውን ጥያቄ አዎ ዶሮ አለኝ ስድስት ዶሮዎች አሉ ከእነኚህ አንድ አውራ ዶሮና አምስቶቹም ደግሞ አውራ ያልሆኑ ማለት ሴት ዶሮዎች ቄቦች ናቸው ማለት ነው። እነኚህ አንድ ዶሮ ግድ ነው እንቁላል በየጊዜው እንዲጥሉ አንድ ወንድ አለ። ሌሎቹን ሁሉ ደግሞም ለምን ትጠቀማቸዋለህ? ለእንቁላል ትልቅ ሊጠቀም ትችላለህ አንጫ ጫጩት ደግሞ ልትፈለፍል ትችላለህ። ስለዚህ ዶሮ በጣም አስፈላጊ ነው። እንደው ቢቻል ቢቻል የዶሮ እርባታ ቢከፈት በጣም ጠቃሚ ነው። በዚህ ሰዓት ከምንም በላይ የሚያስፈልገው ዶሮ ነው። አሁን አንድ ዶሮዋ ስንት እንደገባች? ብንስማ አንድ እንቁላል ስንት እንደገባ ብትሰማ? የዶሮ እርባታ ቀላል ነገር አይደለም

ቡና ወይስ ሻይ ትመርጣለህ ለሚለው ጥያቄ እኔ ሁለቱንም በእርግጥ አልጠላም ነገር ግን ጠዋት በጣም ጠዋት ላይ ምን ሻይ ከዛ ከሰአት በኋላ ትልቅ ለማንቃቂያ ቡና ይሄ ሁለቱም ቢኖረው ደስ ይለኛል ሁለቱንም ነው የሚጠቀመው በርግጥ እናንተ ያው አንዱን ምርጡ የምትሉት ይገባኛል ነገር ግን ሁለቱንም እኔ ደግሞ አልጠላም ለማለት ነው። ለምን እጠላለሁ ሁለቱም ያስፈልጋሉ ሁለቱም ደግሞ ያለሻይ አሁን ዳቦ አይበላም። ደግሞ ከሰአት በኋላ ደግሞ ቡና አይቀር ነው። ይሄ ቡና ደግሞ ብዙ ጥቅም እንዳለው ሳይንስ በሳይንስም የተረጋገጠ ነገር ስለሆነ ቡናውን መተው አይቻልም። በርግጥ ኢኮኖሚካሊ ጉዳት አለው ግን ቡና መተው አይቻልም

እጅ መጨባበጥ እጅ መጨባበጥ ትወዳለህ ወይ? የሚለውን አዎ እጅ መጨባበጥ ብዙ ትምህርት አለው በተቀደሰ አሳሳም ነው እንደው መጽሐፍ ቅዱሳችን የሚለው በተቀደሰ አሳሳም እርስ በራሳችሁም ሰላም ተባባሉ ነው የሚለን። ስለዚህ አው እወዳለሁ እና ተጨባብጬ ሰው ነው ካላልኩ እንደው አያልፍልኝም ፍቅር መሆኑ ፍቅር የሰው ልጅ የሚትገልጥበት መንገድ ስለሆነ ይሄ መንገድ አሁን ያጠናክራል። አንድ ወቅት ነው ያውም በኮሮና በወቅት ላይ እጅ መጨባበጥ አይቻልም በተባለው ጊዜ ብዙ የተቸገርንበት አጋጣሚዎች አሉ ግን እግዚአብሔር ይሄንን ብርሃን ስላወጣልን ይሄንን ኮሮና የተባለውን ቫይረስ ስላስወገደልን አሁን መጨባበጥ ስለሚቻል እጅ እጨባበጣለሁ

የምትወደው ሬስቶራንት የት ነው? የምለው ጥያቄ አለ እዚጋ እኔ የሚወደው ሬስቶራንት የት ልበላችሁ ሻራተን ነው። በብዛትም የምወደው መግባትም የምፈልገው ወደ ፊቴ የምመኘው ሻረተን ሆቴል ነው። እና ይሄ ካልሆነ ጥሩ አይመጣም ሌላ ቦታ ሌላ ቦታ ኳሊቲ ያለው ግሮሰሪ ላታገኝ ትችላለህ። ግን አንዳንዴ እንደዛ አይነት ስታር ቤቶችን ማለት ነው ኮከብ ሆቴል የተባሉት ነው። ነበር የምወደው ነገር ግን የሚወደው ሬስቶራንት እነኚ ናቸው። ግን ለጊዜያዊነት የምጠቀመው ደግሞ እነኚ መኮንኖች ክበብ የተባሉት ለፖሊስ አባላት የሚዘጋጁ ናቸው። በነርሱ መጠቀም ያስደስተኛል

ኢሜል ትጠቀማለህ ወይ? ለሚለው ጥያቄ አዎ ኢሜል እጠቀማለው ኢሜል አለኝ በኢሜል ይሄንን ራሱ የከፈትኩት በኢሜል ነው ኢሜል ተጠቅሜ ነው። ኢሜል ደስ የምለው ኢሜል አይሰረቅም አይሰበርም ስለሚባል አስተማማኝ ነው ስለሚባል ኢሜል በጣም ተመራጭ ያደርገዋል ከሌሎች ብይን መረቦች። እና ኢሜል አሁን የራሴ ኢሜል ምንድነው? የምለው ታረቀኝ ታሬ ዜሮ ሰላሳ ሰባት ጂም አት ጂም ኤል ዶት እኮ የሚል ነው ያለኝ። እና ይሄ እንግዲህ እስካሁን ድረስ ያለው ነው። ሌላም ሌላም አለኝ ግን በዋናነት እቺን ነው የምንጠቀመው እቺን በተለያየ ነገሮች አሁን ለዚህ ስራ ራሱ የተጠቀምኩበት

ቀልድ መናገር ትወዳለህ ወይ? የሚለውም እኔ ቀልድ ከመናገር ይልቅ ቀልዶችን መስማት ነው እሚያስደስተኝ አንዳንድ በጣም የሚያስቁና የሚያስደስቱ ቀልዶች አሉ። በጣም በሚያስጠላ ሁኔታ ውስጥ ተደባብረህ እያለ ቀልድ የሚያወራ ሰው ሲታገኝ ትዝናናበታለህ። በጣም የሚያስጠላ ቀን ብሩህ ይሆንም ይሆናል። ስለዚህ ቀልድ ከማውራት ይልቅ እኔ እምችለው ምንድነው መስማትን ነው። እና ቀልድ ማውራት ሶ በጣም ነው እምወደው። ያንን ደግሞ የሰማሁትን ቀልድ ደግሞ ጽፌ ነው እምይዘው አንዳንዱ በጣም አስተማሪ ነው ትርጉም አዘልነው። እና ቀልዱ እንደ ቀልድ እሚታይ ነገር አይደለም

ገንዘብ ትቆጥባለህ ወይ? የተባለውን ጥያቄ ገንዘብ ብዙም አልቆጥምም ያ ለዛ ራሱ የሚያበቃ ለቁጠባ የሚሆን ገንዘብ አለመኖሩ ከምንም በላይ የሚያሳዝን ነው። እና ገንዘብ መቆጠብ አለበት በውስጣችን ላይ ሀሳብ እያለ እንኳን ከሆዳችን አልፎ ለቁጥባ የሚበቃ ነገር አለመኖሩ በጣም የሚያሳዝን ነገር ነው። እና የ ገንዘብ በተቻለ መጠን እስኪ እንቆጥባለን እዛው በተለያዩ መንገድ ነው የምቆጥበው ያውም ብድርና ቁጠባም የሚል ገብተን መቆጠብ እንችላለን፣ ከሰዎች ጋር እቁብና እድር በመግባት መቆጠብ ይቻላል። በማይ የተለያዩ ማህበራት ላይ በመስራት መቆጠብ ይችላል። እና አልቆጥም ለማለት ይቻላል

ባህላዊ ልብስ ትለብሳለህ ወይ ለተባለው ጥያቄ? አዎ ባህላዊ ልብስ እለብሳለው ያውም በአጠቃላይ እኔ የምወደው ባህላዊ ልብስ የኢትዮጵያ ባንዲራ ነው ያውም አረንጓዴ ቢጭዐ ቀይ ያለበት ባንዲራ ያለውን ልብስ ለጥምቀት ስጠቀም ደስ ይለኛል። በሁለተኛ ደግሞ የወላይታ ባህላዊ ልብስ ያውም ዶንጎዛ የሚባል አለ እሱን መልበስ እፈልጋለሁ እሱንም መልበስ እወዳለሁ። እና አንዳንዴ እነኛ መገለጫዎች ናቸው አስተሳሰብን የሚገለጥበት ናቸው እና የተለያየ ነገር ጋር ይገናኛል። ለብሰ ያም እህት አለ የምትለብሰው ደግሞ በበዓል ቀን ነው እና ደስ የሚል ነገር አለው። ዲባብን ሞቅ የሚያደርግ ነው እና ሁሌ እንዲህ አይለበስም ሌላው ደግሞ ምንድነው? የባህላዊ ልብስ ቀር ተያይዞ ሌላውም አለ የወላይታ ዲቻ ኳስ ልብስ ይሄም በጣም የሚያስደስተኝ ልብስ ነው። ክለቡን በጣም ስለምደግፈው ይህን የእሱን ልብስም እንለብሳለን ለማለት ያክል ነው

ምን አይነት ምን አይነት ጫማ ትወዳለህ የሚለውን ጥያቄ ነው? የምወደው ጫማ በብዛት አዲዳስ የሚባል ጫማ አይነት ናቸው እነኚህ ኳሊቲ ናቸው በጣም የሚያስደስቱ ናቸው። እና ለብዙ ጊዜ ሊቆዩ የሚችሉ ጫማዎች ናቸው ደግሞ ምቾት አላቸው ምቾት አላቸው ሰፍቲ የምንለው ማለት ነው። እና ይሄ ጫማ በጣም ነው የሚያስደስተኝ። ከዛ በተረፈ የተለያዩ ጫማዎች አሉ። እና እነኚህ ጫማዎችም እጠቀማለሁ ነገር ግን በብዛት የምጠቀመው ጫማ አዲዳስ ጫማዎች እና ናይኪ ጫማዎች ናቸው

በመንገድ ላይ ምግብ ትገዛለህ ወይ? በመንገድ ላይ ምግብ ትገዛለህ ወይ ለተባለው ጥያቄ በመንገድ ላይ ምግብ አልገዛም። የበሰሉ ምግቦቹን አልገዛም ለምን በመንገድ ላይ ልብስ ምግብ ስትበላ ጥሩ አይመጣም፣ እና ግን ገና ጥሬ ገና ቤት መጥቶ የሚበስሉ ነገሮችን ከመንገድ ሊገዛ እችላለሁ እንደ ሁኔታው እንደ አቅርቦቱ ምቹ ከሆነ ትቼ አላልፍም ግን መንገድ ላይ ገዝቶ መንገድ ላይ መብላት ባህላችንን ስላይደለ እሱን አላደርገውም።

ምን አይነት ቦርሳ ትጠቀምአለህ ለሚለው ጥያቄ? እኔ የምጠቀመው ቦርሳ አይነት ቆዳ ቦርሳ ናቸው ቆዳ ቦርሳ ነው። በብዛት የሚወደው ከዛ በተረፈ ደግሞ አንዳንድ ቦርሳዎች አሉ ሃይ የምትባለው ቦርሳ አለች። እሷንም እጠቀማለሁ እና ቦርሳዎች አንዳንድ አሁን አሁን ቀላል አይደለም ቦርሳው በጣም ውድ ሆኗል። ድሮ ድሮ ቀላል ነበረ የቆዳ ምርቶችም እንደ ድሮው ገበያ ላይ አይገኙም በቀላሉ አስቸጋሪ ነው

ፎቶዎችህን የት ታስቀምጣለህ? ለተባለው ጥያቄ እኔ ፎቶውን የማስቀምጠው የፎቶ አልበም አለ ከዛ በተረፈ ደግሞ በኦንላይን ቴሌግራም ሰቭድ ሜሴጅም ላይ አስቀምጣለሁ፣ ከዛ ውጪ ደግሞ አንዳንዴ በፋዘር ሳጥን ውስጥ የሚቀጥበት ሁኔታዎች አሉ ፎቶዎችን ማለት ነው ጓደኞቼ ጋርም ያሉ ፎቶዎች አሉ ለምን እንዳይጠፉ ማለት ነው፣ አንድ ቦታ ብቻ ፎቶ ማስቀመጥ ጥሩ ስላይደለም በቂ በዋሌት ቦርሳ በምንለው ላይም አለ፣ እና በተለያዩ ቦታ ነው ፎቶዎቼ ያሉት ለምን ፎቶዎቹ አስፈላጊዎች ናቸውና ጓደኞቼ ጋር ማስቀመጥ፣ ኦንላይን ማስቀመጥ ቤት ውስጥ በዋሌት ቦርሳ ማስቀመጥ፣ በፎቶ አልብም ማስቀመጥ ይሄ ሁሉም ጥሩ ነው።

ማቅረቢያ ማድረቅ ትወዳ ትችላለህ ወይ? ለሚለው ጥያቄ አው ማቅረቢያ የተለያዩ አይነት ማቅረቢያዎች አሉ እነርሱም ታቀርባለህ ለምችስ እስካሁን ድረስ። እኛ በእድሜያችን አሁን ወደ ሰላሳ እያስቆጠርን ከመሆኑ አንፃር። ማቅረቢያ ሳህን ያው ቀመጥ ሳናቀርብ ማለት ሳናደርግ አድርገን አልኖርንም እንደዚህ የተለያዩ አይነት ማቅረብ አለያ የወጥ ማቅረብ አለ የእንጀራ ማቅረቢያ አለ። ደግሞ የመጠጥ ማቅረቢያ አለ የተለያዩ ማቅረቢያዎች አሉ እነኛን ሁሉ ትጠቀማለህ የዳቦ ማቅረቢያም አለ። ስለዚህ ማቅረቢያ አልጠቀምም ለማለት አይቻልም እጠቀማለሁ ማቅረብም እችላለሁ

የተበላሸ ነገር ማስተካከል ትችላለህ ወይ? አዎ የተበላሸ ነገር ማስተካከል እችላለሁ የተበላሸውን ነገር ካላስተካከልን አስቸጋሪ ነው የሚሆነው። ለምሳሌ የተበላሸውን ነው ነገር የተበላሸ ነገር ይሄ ተበላሽቷል ብለን ቲተን በፋንታው ሌላ ሁልጊዜ የምንገዛት ከሆነ ኪስለት ውስጥ እንገባለን ማለት ነው። ግን የተበላሸው ነገር የተበላሸው የሆነ ቀላል ነገር ሊሆን ይችላል ከባድ ነገር ሊሆን ይችላል ሆኖም ግን አዲስ ከመግዛት እና ይሄንን ከማሰራት የተኛው ይሻላል የሚለውን አረጋግጠን ነገሮችን ማስተካከል በጣም ጥሩ ነው። ማለት ነው።

የድርጅት ዝግጅቶችን ትሳተፋለህ ወይ? ለተባለው ጥያቄ የድርጅት ዝግጅቶችን አዎ እሳተፋለሁ። በተለያየ ጊዜ በክብር ጥሪም እሳተፋለሁ በስራ ጉዳይም እሳተፋለሁ በተለያዩ ሁኔታዎች ላይ እሳተፋለሁ። የድርጅት ጥሬ አለመሳተፍ አባድ ነው። ለምን? መሳተፍ አለብን ግዴታ ለምን መሰላችሁ? የዚህን ሰዓት ልምድ ታገኝበታለህ። እውቅና ታገኝበታለህ ምስጋና ታገኝበታለህ አቀራረብህን ታገኝበታለህ። ለቀጣይ ትዘጋጅበታለህ ስለዚህ ይሄንን ነገር መከታተሉ ጥቅም እንጂ ጉዳት የለውም

በምን ሰዓት ትተኛለህ ለሚለው ጥያቄ? እኔ የምተኛው ሰዓት ስራ ሲያልቅ ወይ ካልሆነ ስራ ሲኖር ላልተኛ ሁላ እችላለሁ። ለምሳሌ ማታ ማታ ነው የምተኛው በብዛት ነገር ግን ስራው ማታ የሚያሰራ ከሆነ ቀን ተኝቼ ማታ የምሰራበት ሁኔታዎች አሉ ማታ ደግሞ ተኝቼ ቀን ምሰራበት ሰዓት ነው የኔ አተኛኘት የሚታቀፈው። ወይም በስራ ላይ ነው እንትን የሚለው ማለት ነው። ለምን ስራው ቀን የሚያሰራ ከሆነ ማታ ተኛለሁ ማታ የሚያሰራ ከሆነ ቀን ተኛለሁ እንጂ የተወሰነ ሰዓት በዚህ ሰዓት ትተኛ በዚህ ሰዓት አትተኛ የምለኝ ነገር የለም

ሩዝ ትወዳለህ ወይ? ለተባለ ጥያቄ አዎ ሩዝ በጣም ነው የምወደው። ሩዝ ብዙ ጥቅም እንዳለው እንግዲህ የተማርነው ትምህርት ወይም ሳይንስ ይናገረናል። ስለዚህ ሩዝ በጣም ነው የምወደው እንደው ቁርስ ቁርስ በብዛትም የምጠቀመው ሩዝ ነው። ሩዝ ብዙ ጥቅም አለው። ሩዝ በኢትዮጵያም ከኢትዮጵያም ውጪ ባሉ ሀገራት ይበላል ደግሞ ይበቃላልም። ሩዝ ብዙ ጥቅም አለው ጤን ለጤንታችን። ደሞ ለረሃባችን። ትንሽ ሩዝ ዘግነን ወስደን ብዙ ለብዙ ሰው የሚያስተናግድበት ሁሉ አለ በምጣዱ ወይም ካልሆነ በብረት ድስት ሆኖ። ራሱ በራሱን ያድጋል ይሄ ጥሩነት ነው አለው

ሰዎችን እንዴት ታስተዋውቃለህ ለማለት ሰዎቹን ለምሳሌ ከሰዎች ጋር ሳስተዋውቅ በጥሩ ጎናቸው በጠንካራ ጎናቸው በጓደኝነታቸው በባልደረባነታቸው በተለያዩ በዝምድናቸው አንዱን ከአንዱ ጋር አስተዋውቃለሁ ማለት ነው። ይሄ ጓደኛዬ ነው እንትና ይባላል ስሙን ጠርቼ ከዚህ ሰው ጋር ተተዋወቅ ይሄ እንትና ነው ጓደኛዬ ነው የስራ ባልደረባዬ ነው ዘመዴ ነው። ወይም ካልሆነም ቤተሰቤ ነው በሚለው ሌላው ጋር ማስተዋወቅ ነው። ስለዚህ ሰው ከሰው ጋር ማስተዋወቅ ጥሩ ነው። ሰው ለሰው መድሃኒት ነው ሰው ለሰው ደራሽ ነው። እና ሰው ከሰው ጋር ለማስተዋወቅ ቢለመድ ባይ ነኝ

መዝሙር ትወዳለህ ወይ? ለሚለው አዎ መዝሙር እወዳለሁ። መንፈሳዊ መዝሙሮችን በብዛት አዘወትራለሁ መንፈሳዊ መዝሙር ስትሰማ በቃ ተስፋ በቆረጥክው ነገር ላይ ተስፋ ይለመልማል። ደግሞ ለፈጣሪ ምስጋና ጸሎት አምልኮትን እምታደርስበት መንገድ ነው። መዝሙር መዝሙር በጣም ነው እምወደው። መዝሙር የመዘመር ጸጋም አለኝ። ደግሞ መዝሙር የሚዘምሩ ጓደኞችም አሉ በተለያዩ ሚዲያዎች መዝሙር ነው እምሰማው። ከዘፈን ይልቅ እኔ እንድያውም የምመርጠው መዝሙር ነው። ለምን መዝሙር ያስደስታል። መዝሙር ያስተምራል መዝሙር የአምልኮ ነው። መዝሙር ብዙ ነገር

ከልጅነቴ የምትዘክረው ነገር አለ ወይ የሚለው ጥያቄ? አዎ ከልጅነቴ የሚዘክረው ነገር አለ። የተለያዩ ነገሮችን የሚዘከር ይችላል ግን በዋናነት አንዳንድ ነገሮች አሁን የኢየሱስ ክርስቶስ ልደትም ይዘከራል። የኢየሱስ ክርስቶስ ጥምቀት በዓልም ይዘከራል ይዘክራል። ደግሞ በቃ የሃይማኖት በዓላትን በብዛት የሚዘክራቸው ናቸው። እና ዝክር ማለት ብዙ ትርጉም አለው በውስጡ ብዙ ነገር ይይዛል። እና ይሄንን እንዲህ ነው እንዲህ ነው ለማለት አሁን ብዙም ባይመችም ዝክርማ እዛክራለሁ

በጀት ታስተዳደርለህ ወይ? ለሚለው ጥያቄ አዎ በጀት ማስተዳደር ግዴታ ነው። በጀት ካላስተዳደርን ከባድ ነው። ስፔሻሊ ቤተሰቤ የሚመራ ሰው በባጀት ማስተዳደር አለበት ማለት ነው። እና ለወር ለምሳሌ ለአመት ባጀት ሳይሆን የወራዊ በጀት ይቺ ለዚህ እስከዚህ ታደርሳለች። ይሄ ምግብ ይሄ ዘይት ይሄ ጨው ይሄ ስኳር ይሄ ዘይት ምናምን እያልክ ባጀት ታወጣለህ ማለት ነው። ባጀቱ ካልሄድክ ደግሞ አስቸጋሪ ነው የሚሆነው። ቤተሰቤን ማስተዳደር እና ቤተሰብአዊ እያስተዳደርኩ እገኛለሁ

ወደ ስራ በሰአት ትደርሳለህ ወይ? ለምላው ጥያቄ እኔ አንገብጋቢና አስቸጋሪ ጉዳይ እስከሌለ ድረስ ስራ በጊዜ መድረስ ነው የምፈልገው አሁን እደርሳለሁ እስካሁን ድረስ ስራ ላይ አርፍጄ ተወቅሼ አላውቅም ለምን ስራ ማለት እንጀራችን ነው እንጀራችን ማለት የተባረከ ነገር ነው እና የሚያስከብር ነገር እስከሆነ ድረስ ህይወት እስከሆነ ድረስ መኖሪያ መተዳደሪያ እስከሆነ ድረስ ስራችንን ማክበር በጊዜ መገኘት የአለቃ ትይዛዝ ተቀብለን በተግባር ማዋል እነኚህ ብንለምድ ጥሩ ነው ግን ስራ ላይ አልምጥ መሆን ይሄ አያስደስትም፣ አያሳድግም፣ መንግስትም አይወድም፣ ፈጣሪም አይወድም፣ ለህሊናችንም ምቹ አይሆንም ስለዚህ ስራ እኔ በአገባቡ እገባለሁ በቃ በአገባቡ እወጣለሁ ማለት ነው ስራ ሲኖር።

በቀን ምን ያህል ውሃ ትጠጣለህ? ለሚለው ጥያቄ በቀን የሚመከረው እስከ ሶስት ሊትር ቢሆንም እኔ ግን ቢያንስ አንድ ሊትር ከግማሽ በቀን እጠጣለሁ ብዬ እገምታለሁ። በርግጥ ግምቱን በትክክል እንዲህ ነው ብዬ በሊትር ማስቀመጥ ባልችልም። ውሃ ነው የምጠጣው አንድ ሊትር ግማሽ ወይም ሁለት ሊትር አካባቢ እጠጣለሁ ብዬ ተስፋ አደርጋለሁ። ለምን እንደዛ ካልሆነ አስቸጋሪ ነው። ኩላሊታችንም ውሃ ያጥብልናል ለእያንዳንዱ ለበላነው ምግብ ራሱ ለመፍጫነቱ ያገለግላል። ውሃ ያውም ምግብ ፍጨት ማለት ነው። እና ውሃ አስፈላጊ ነው። ውሃ ለህይወታችን እነዚህ ሰውነታችን ጥሩ ነው ውሃ የማይፈልግ ነገር እስከሌለ ድረስ ውሃ ግዴታ ነው

የሚታወቀውን የሚታወቀውን አንድ ምሳሌ ንገረኝ ለተባለው ጥያቄ አመሰግናለሁ እኔ ጥያቄ እንትን እላለሁ ያው ምን ማለት እንደሆነ ታውቃላችሁ የተለያየ ነገር አለው ምሳሌ እንግዲህ በብዙ ጊዜ በቤተክርስቲያን ነው የሚመሰለው እና በዚህ በአዲስ ኪዳን ምሳሌ የሚባል ነገር የለምና ይሄ ነገር ቢብራብኝ እዚህ ቆይብኝ ለማለት ያክል ነው።

የህዝብ ማመላለሻ ትጠቀማለህ? ወይ ለተባለው ጥያቄ አዎ የህዝብ ማመላለሻ አጠቀማለው ያው አውቶባስ የሚባለው ነገር ነው እና እሱን እጠቀማለሁ። ቀላል የምድር ባቡርን ይጠቀማሉ። እንዴት? ልንደማው እንደምን የተለያዩ ባሶች አንበሳ ባስ የሚባለው አለ ኤክስፕሬስ ባሳ የሚባለው አለ። አሁን በኤሌክትሪክ የሚሰራ በቅርብ የመጣ ባሳ አለ። እነኚህን ሁሉ ይጠቀማል ያው የህዝብን ልጅ እና ከህዝብ መሃል የተገኘው እቃመሆኑ። የተነሳ የህዝብን ማመላለሻ ካልተጠቀምኩኝ የራሴን መኪና እስክልልኝ ድረስ። የህዝብ ነው የምንጠቀመው መቼስ በጋራ ካልሆነ አስቸጋሪ ነው።

የአካባቢው ገበያ እንዴት ነው አሁን በተባለው የአካባቢያችን ገበያ እንግዲህ ገበያ እንደሚታወቀው ሁለት አይነት ነው ወይም ሶስት አይነት ነው ያው ምንድነው በመንግስት የሚወሰን ገበያ አለ ነፃ ገበያ አለ ወይም ደግሞ የተቀራቀረ ገበያ አለ የኛ ገበያ ነፃ ገበያ ከመሆኑ የተነሳ ለቁጥጥር አመቺ አይደለም። ብዙ ነገር አሁን ዛሬ ቅ ጠዋት ያገኘህው ዋጋ የአንድ ነገር ዋጋ ከሰአት ጨምሮ ይገኛል ይሄ ምንድነው መንግስት እጅ አለማስገባቱ ማለት ነው ያ በየነፃ ገበያ ከመሆኑ በተነሳ አንዳንዴ ትንሽ የሚያስቸግርበት ሁነታ አለ።

በእግር ምን ያህል ርቀት መሄድ ትችላለህ ለሚለው? እኔ በእግሬ የሶስት ሰዓት መንገድ። የአራት ሰዓት መንገድም ሄጄ አቃለው። የዚህ እንኳን ችግር የለብንም የገጠር ልጅ ከመሆናችን አንፃር ጠንካራዎች ነን። የእግር ጉዞ እየተጓዝን ስለሆነ የተማርነው ስለዚህ ይሄ እንኳን ለኛ አይከብደንም። እና ያ ማለት ቢያንስ አንድ አስር ኪሎ ሜትር ወይም ሃያ ኪሎ ሜትር አካባቢ እንደው አስታውሳለሁ ሃያ ምናምን ኪሎሜትር በአንድ ቀን የተጓዝንበት ነገር ሁኔታዎች አሉና። ይሄ ከባድ አይደለም

ትንኞች በአካባቢው አሉ ለተባለው ጥያቄ አዎ ትንኝ አለ። መቼስ ኢትዮጵያ እንግዲህ ገና በእድገት ላይ ያለች ሀገር ከመሆኗ የተነሳ። የትንኝ መርጫ መድሃኒት የተባለ አለመኖሩና የተለያዩ ትንኞች አሉ እነኚህ ትንኞች ለበሽታ የሚያዳርጉም አሉ። ዝም ብሎ ያሉም አሉ። እና ትንኝ መቼስ ምቾት አይሰጥም ነገር ግን ያው መቼስ አለ። ምንም ማድረግ አይቻልም ያው እንግዲህ ተቻችልን ነው የምንኖረው እኛ አፍርካውያን። ወይም አፍርካ ውስጥም ኢትዮጵያን የመሰሉ ገና በእድገት ላይ ያሉ ሀገራት እንደዚህ አይነት ችግር ገና ያልተቀረፈብን

የምትወደው ጣፋጭ ምግብ ምንድነው? የሚለውን እኔ የሚወደው ጣፋጭ ምግብ ምንድነው ቢባል ያው ኬክ የሚባለው ነው። ኬክ በጣም ነው የምወደው የተለያዩ ኬኮች አሉ። እነኚህ ክሬም ፋርቷ ክሬም የተባለች በጣም ነው በጣም የሚያስደስተኝ እና ደግሞ ይሄ ፒዛ እና በርገር የተባሉ ነገሮችን በጣም የሚወዳቸው ምግብ አይነቶች ናቸው። እና ያስደስቱኛል ይሄንን መብላት ግን ሁሌ አይገኙም አንዳንዴ ካልሆነ በስተቀር አይገኙም። ሆኖም ግን በናፍቆት የምንበላቸው ናቸው

ማሸነፍ ትችላለህ ወይ? የሚለውን ጥያቄ ይሄ ነገር ብዙም እኔ አልወድም ቃሉም አይመቸኝም። እና ይሄንን ነገር በበኩሌ አልችልም ብሎ ነው የሚሻለኝ። ግን ማሸለፍ ማለት መገርዝ ማለት አይነት ስሜት እንዳለው ይሰማኛል። ሙያውም የለኝም ሀኪምም የጤና ሰውም ቃለ ጤና ተማሪው ቃለ መሆኑ የተነሳ ይሄ ጉዳይ ላይ ብዙ ልምድ የለኝም ብዙ ባለወራ ነው የምሸለው

ዝናብ ሲዘንብ ምን ታደርጋለህ? ለሚባለው ጥያቄ ዝናብ ሲዘንብ በብዛት ምን ያስደሰታል መሰላችሁ ጥብስ መብላት ማለት የተለያዩ ጥብስ አለ የበቆሎ ጥብስ መብላት ደግሞ ትኩስ ነገር መውሰድ ሌላው ምንድነው ሌላ ምንድነው መተኛ ራሱ በራሱ ያስደስታል ማለት ነው ትኩስ ነገር መውሰድም ያስደስታል ሙቆችንም መጠጣትም ያስደስታል፤ ነገር ግን እኔ በብዛት የምወደው እንቅልፍ ነው። በቃ ዝናብ ሲዘንብ ጤናማ ዝናብ ሲዘንብ ነጎድጓድ እና አንዳንድ አስፈሪ ስለሆነ ሳይሆን ጤናማ ዝናብ ሲዘንብ እንቅልፍ ነው የሚመቸኝ።

ዛሬ የአየር ሁኔታው እንዴት ነው? ለሚባለው እንግዲህ እኔ ያለሁት አዲስ አበባ ማለት የኢትዮጵያ ዋና ከውማ ላይ ነን ዛሬ በጽም በፍጻሜ ይፋት ደማናማ ነው። ያው ማለት ደመና በከፊል ደመናማ ልበል እንደዛ አይነት ነው ያለው ፀሀያማም አይደለም። ደግሞ በጣም ቀዝቃዛ አይደለም እና እንደእዛ አይነት አየር አለው ትንሽ ወደ ደመና ያዘነበለ አየር ነው ያለን። እና ጥሩ ነው በዚህ ሰዓት እንደዚህ መኖሩ ተስፋችን ነው ቀጣይ ዝናብ ሊዘንብ ይችላል ማለት ነው። አሁን ይሄ ጥር ወር ገባ ማለት ዝናብ ለኛ ወሳኝ ነው። ዝናብ እንዲዘንብ እንመኛለን ወደ እግዚአብሔርም ወደ ፈጣሪያችንም የምንጸልይበት ወቅት ነው። ለምን በዚህ ሰዓት ዝናብ ዘንበ ማለት አመቱ የጥጋብ አመት ተብሎ ስለሚታስብ ማለት

የሃይማኖታዊ ግብር ታከብራለህ ለሚለው ጥያቄ እኔ እንደው በብዛት የማሳልፈው። የሃይማኖታዊ ግብር በማክበር ነው የጥምቀቶቹም ገናዎቹን የደመራና የመስቀል በዓላት የመሳሰሉትን። ደግሞ የተለያዩ አብያተ ክርስቲያናትን በማሳነጽም በተለያዩ ነገር በዚህ ነው የምትሳተፈው በዛ ነው የሚታወቀው በብዛት እና በጣም የሚያስደስተኝ ነገር ነው። እና ይሄ ደግሞ ያው ደስ ምድራዊ ቤታችን ሳይሆን ለሰማዊ ቤታችን ብለን ስለምንሰራ። ይቺክ በጣም ያዝደስታል

"ጭንቀት ሲሰማኝ ምን ታደርጋለህ?" የሚለውን ጥያቄ፤ ጭንቀት ሲሰማኝ ድብርት ሲሰማኝ አንዳንዴ ያው ጸሎት ነው የማደርገው። ቤተክርስቲያን ነው የምሄደው። ካልሆነ ደግሞ አንዳንዴ ቡና ምናምን ጠጥቴ ከጓደኞቼ ጋር ጓደኞቼ ያሉበትን ሄደን በዛ ሁኔታ እናሳልፋለን። አንዳንዴ ደግሞ የሀገራችን ሰዎች እንደሚለው ድብርትን እና ጥይትን ተኝቶ ማሳለፍ በሚል ሁኔታ ጥቅልል ብዬ እተኛለሁ። በተለያዩ ሁኔታዎች ጥንቀት እንዳመጣጡ እናስተናግዳለን ማለት ነው።

ለምን ያህል ጊዜ በዚህ ስራ ሰርተሃል? የሚለውን ጥያቄ በዚህ ስራ ብዙ ቢያንስ አንድ አራት አመት ሰርቼያለሁ ከዛ ያለፈ አልሰራሁም በዚ ስራ የምለው አሁን እኔ መደበኛ ስራዬን ነው የማያወራው በዚህ ስራ እንኳን ገና ሶስተኛ ቀናችን ነው ይሄ በኦላይን ስራ ማለት ነው ወደፊት ግን በቀጣይነት ባለው መልኩ ለማስቀጠል ጥረትህን እናደርጋለን ማለት ነው አንድ ላይ

የጨረቃ ብርሃን ትወዳለህ ወይ? ለምለውም ጥያቄ አሁን የጨረቃ ብርሃን እወዳለሁ ጨረቃውን ሲናይ እንደው ዝም ብሎ በውስጣችን በአይምሮችን የሚፈጥርልን ልዩ የሚያስደስት ስሜት አለ። ጨረቃ ጓደኞች ወይም የወደፊት የትዳር ጥንዶች እንደውም እርስ በእርስ ሁለታቸው ተገናኝተው የተመላከቱት የሚዝናኑባት ነች። ጠረቅ ጨረቃ በጣም ልዩ የሆነ መልእክት ነገር የሚሰጠን ነገር አለ። እና ጨረቃ መመልከት በጣም ነው የሚወደው

ቅርጫት አለህ ለሚለው ጥያቄ አዎ ቅርጫት አለኝ ቅርጫት የልብስ ቅርጫት ነው ያለኝ እና ግን ጥሎ እኛ ቅርጫት ሲባል ሲባል የምናውቀው ምንድነው? እዛ ገጠር ማህበረሰብ ላይ ከቤት ወደ ውጪ የእንስሳት ወይም የከብቶችን አዛቦትን የሚወስዱበት ቅርጫትን ነው የምናውቀው ወይ? ካልሆነ የዚህ የኳስ ቅርጫቴንም የቅርጫት ኳስ የምንለው አለ የእሱንም እናውቃለን የተለያዩ ቅርጫቶች አሉ። ለኔ ግን ያለኝ የልብስ ቅርጫት ነው

በየትኛውም መትገሪያ መልእክት ትልካለህ ለሚለው እኔ የምልከው በብዛት በቴሌግራም ነው የምንጠቀመው ቴሌግራም ነው የምንጠቀመው። ቴሌግራም እንግዲህ የስራ ባልደረባዎቼ ብዙ ጊዜ እሱን ስለመረጡት እኔም እሱን መረጥኩ ከዛ የተቻለም ሊኖር ይችላል ከዘመን ጋር። እንግዲህ እየታደሰ ነው እየተሻሻለ ብዙ ነገር ይመጣልኝ ግን ለጊዜው እየተጠቀምን ያለነው ቴሌግራምን ነው። ይሄንንም የራሱ ያገኘሁት በቴሌግራም በኩል ነው። እና ቴሌግራም ለጊዜው በጣም እንደሚያስደስት ነው

በስልክ ገንዘብ ትልካለህ ወይ? የተባለውን ጥያቄ አዎ በዚህ በስልክ ገንዘብ እልካለሁ ለተለያዩ ሰዎች። አሁን አሁን ራሱ ሌላ የባንክ ቤት ሄደን የባንክ ሲስተም ቀርቶ በስልክ ነው የ ነገሩ የሆነው። የተለያዩ ስልኮች ባንኩም የራሱን በተለያየ መንገድ አፕግሬድ እያደረገ ከዛ ከባክ ሄደን በአካል ከእንትን ከምናደርገው ይልቅ በስልክ ትራንስፈር የምናደርገው ሁኔታ ነው የተስፋፋ። ስለዚህ በስልክ አዎ ገንዘብ እልካለው ለማለት ያ

የስራ ምኞቶቼ ምንድን ናቸው? ለምለው ጥያቄ የሲራ ምኞቴ በዚህ ስራ ጠንክሬ በጥሩ ሁኔታ ሰርቼ ከዛ በኋላ በአለውበት ቦታ ላይ እርከን ማግኘት የተሻሻለ ቦታ ለማግኘት ማዕረግ እንደማግኘት ነው እንግዲህ ስራ ክቡር ነው ክቡሩም ከመሆኑ አንፃር ስራውን መከበር አለበት ስራ አክብረን ሲናከብር ደግሞ እንግዲህ የም መገምገም አለ ከዛ ምንድነው ከስራ ባልተረቦቼ ጋር በመወዳደር ጥሩ ቦታ ማግኘት እችላለሁ ማለት ነው፤ ስለዚህ እኔን የምመኘው ምንድነው እድገት ነው የምገኘው ብልጽግና ነው የሚያስፈልገኝ የሚፈልገው ነገር ምንድነው ቤተሰቦቼን ያለምንም ችግር ማስተዳደር ነው የምፈልገው።

ቢስክሌት ትጋ ትጋልብላህ ወይ ለሚለው አዎ ብስክሌት እጋልባለሁ። አሁን አሁን ጥሩ አማራጭ መንገድ እና የመጣ የከተማ ኮሪደር የሚለው ከገባ ወዲህ እና ብስክሌት ራሱን የቻለ መንገድ ስለተሰራ ለወደፊት የራሴ ብስክሌት ገዝቼ ለመንዳት ሀሳብ አለኝ። ግን ላሁኑ ምንድነው? ባለኝ ከሰው ጋር ተውሼም ቢሆን ተከራይቼ ቢሆን እጋልባለሁ ችሎታ ነው እንጂ ያለኝ ብስክሌት አሁን በዚህ ሰዓት የለኝም። ግን ለወደፊቱ መንገድ መንገዱ ስለተወጣ እህ ደሞ አስ ስፖርትም ከመሆኑ የተነሳ እፈልጋለሁ። እንደው አለ

ማሰላሰል ታደርጋለህ ወይ? ያ ማለት መመሰጥ የሚለውን ቃል የተካል ብያ ተስፋ አደርጋለሁ ማመሰሰል ማሰላሰል ማለት ነው። አሁን ግን በዚህ ህይወት በዚህ ኖሮ ካልተሰላሰልን እንግዲህ መኖር ከባድ ነው። የራሴ የህይወት መንገድ አለ በዚህ መንገድ ላይ ማሰላሰል አለ የትኛው አዋጭ ነው የትኛውም ያከስራል የሚለውን በማሰላሰል ነው የምናገኘው። ለማሰላሰል አንዳንዴ ዝምታ ይመረጣል። ዝም ያለ ቦታ ያውም ለምሳሌ ቀን ከእንቅልፍ በመነቃት ሰው ሁሉ በተኛበት ሰዓት ሊሆን ይችላል ላይብረሪ ውስጥ ሊሆን ይችላል። ወነዝ ዳሪቻውችን መሄድ ትችላለህ በተለያዩ ቦታ ሆነን መመሰጥ ነው ያለብን ማለት ነው። መመሰጥ ማለት መሰላሰል የሚለውን ቃል ይወክላል ለማለት

የሸክላ አይቃዎችን ትጠቀማለህ ወይ? የተባለውን ጥያቄ አዎ የሸክላ አይቃዎችን ይጠቀማለህ ያውም ሸክላ ጥብስ ለመስራት ማለት ነው። የሸክላ ጥብስ በሸክላ ሲሰራ በጣም ነው የሚጣፍጠው በጣም ነው የሚያስደሰተው። ከዛ ውጪ ደግሞ ማንድን ነው? ገጠር ላይ ለምሳሌ አሁን ምግብ የሚመስለው የእንጨት በእንጨት ማለት ነው ኤሌክትሪክ ያልደረሰበት አካባቢ ሲኖር ያኔ እሱን ነው የሚጠቀመው ሸክለ ፕራዲስቶች አሉ። የተለያዩ ነገሮች አሉ ማለት ነው። እና ማሰሮዎች አሉ። ገንቦዎች አሉ ይሄ ስፔሻሊ ይሄ ጣላ ምናምን ያወጣህበት ገንቦ እሱ ምናምን ይዘጋጀው። ከዛ ከዛ ስለሆነ የሸክላ እቃዎች ትጠቀማለህ የተባለውም አዎ የሸክላ እቃዎቹን ተጠቅሜ አውቃለሁ የምለው መልስ ይሆናል ብዬ አስባለሁ

የሙዚቃ መሳሪያ መጫወት ትችላለሁ ወይ? የሚለውን አዎ የሙዚቃ መሳሪያ በደንብ መጫወት እችላለሁ። ያው ምንድነው? ኪራር መጫወት እችላለሁ፣ ፒያኖ መጫወት እችላለሁ፣ ደግሞ ከበሮ ማምታት እችላለሁ። ደግሞ ነጋሪት መጎሰም እችላለሁ። ጥሩምባ መንፋት እችላለሁ። ዋሽንት መንፋት እችላለሁ። ይሄ ሁሉ የሙዚቃ መሳሪያ ነው እና ይሄን ኢትዮጵያ በብዛት የምትጠቀማቸው ሰለመሆኑ የተነሳ እኔም አዲስ አይሆንብኝም ለማለት ያክል ነው።

ከደንበኞች ጋር ትሰራለህ ወይ? ለሚባለው ጥያቄ አዎ ከደንበኞች ጋር እሰራለሁ። ደንበኛ ጋር መስራት ብዙ ጠቃሚ ጎኖች አሉ። ያውም ደንበኛ ጋር ስትሰራ ደንበኛም መጥፎ ነገር ላንተ አያቀርብም። አንተም ደግሞ ገንዘብ በእጅ ቢኖርም ባይኖርም ባይኖርም ዱቤ ቢኖርም ሰጥተው ትወስዳለህ በደሞዝ እሰጣለሁ ብለህ ልትወስድ ትችላለህ። በጣም ለተቸገርክበት ነገር አሁን ሄደ አሁን መውሰድ ትችላለህ ማለት ነው። ከደንበኛ ጋር መስራት በጣም ጥሩ ጠቀሜታ አለው። ለደንበኛው ደንበኛውም ደግሞ እቃ ሲያስገባ ደግሞ የራሳቸው የደንበኞቹን ፍላጎትን መሰረት ባደረገ ነው የሚያመጣው ደግሞ በቀላሉ ሊነሳለት ይችላል እቃው ይችላል ማለት ነው። እዛው ገንዘብ ይዞ ቁጭ ግን ለማለት ነው

ምን? ያህል ጊዜ መጽሐፍ ታነባለህ የምለውን መጽሐፍ ማንበብ በጣም ነው የምወደው ለረጅም ጊዜ ማንበብ እችላለሁ ለማለት ነው። ለምን? ብዙ ጊዜ አንባቢ ነኝ ያው የተለያዩ መጽሐፍቶችን አነባለሁ። መጽሐፍ ማንበብ ማለት እንግዲህ ራሴን ማሳደግ ማለት ነው። መጽሐፍ ካላነበብክ ጭንቅላት እንግዲህ እየደነዘዘ ይሄዳል ማለት ነው። እና መጽሐፍ የተለያዩ መጽሐፎችን በህይወቴ አንብቤያለሁ እና በጣም ብዙ ጥቅም አግኝቻለሁ ማለት ነው። መጽሐፍ ማንበብ በራሱ በጣም ብዙ ጥቅም ከመስጠቱ ባሻገር ለጤንነቴም ጥሩ እንደሆነ ሳይንስ ያረጋግጣል። ስለዚህ መጽሐፍ ማንበብ ብቻ ሳይሆን መጽሐፎቹን ያነበብነውን ማስታወሻ መያዝ እነኛን ደግሞ ወደኋላ ተመልሰን ማስታወስ እነኚህ የመሳሰሉት ነገሮች በጣም አስፈላጊ ናቸው

ሻማ ማብራት ይወዳል ወይ? ለተባለው ጥያቄ ሻማ ማብራት እወዳለው። ሻማ የሚበራው አንዳንዴ በዓል ሲሆን ልደት ቀን ሲሆን ደግሞ እንደዚህ መራ ግብሮችም ሻማ ይበራል። ሻማም አብርተህ እንግዲህ ጸሎት ነው የምታደርሰው ይሄ። ከድሮ ጀምሮ የመጣ ባህል ነው የተወረደ የተወራረደ የመጣ ስለሆነ እንዴ እኛ ጋርም ይደረጋል በውጭ አለምም ይደረጋል። ስለዚህ አዲስ አይደለም በተለያዩ ሀገራት እንደ ባህል ምንጠቀመው